አዎ በመስመር ላይ እማራለሁ ብዙ ጊዜ። እንደውም ትምህርቶቼንም ጥናቶችንም እንዲሁም ደግሞ ስራዎቼን የምሰራው በመስመር ላይ ነው። እኔ በጣም እጠቀማለሁ ማለት ነው የመስመር ላይ ተጠቃሚ ነኝ። ስለዚህ ብዙ ጊዜ ያለውን ነገር የምሰራቸውን ስራዎች ሁሉንም ነገር የማከናውነው በመስመር ላይ ነው። ስለዚህ የጥያቄው መልስ የሚሆነው በመስመር ላይ ትማራለህ ወይ ለሚለው ጥያቄ? እኔ ሴት ስለሆንኩኝ በመስመር ላይ ትማሪያለሽ ወይ ለሚለው ጥያቄ? ያው እማራለሁ። የምማረው ደግሞ ብዙ አይነት ትምህርቶችን ነው። ለምሳሌ ዲጂታል ማርኬቲንግ እማራለሁ። ሌሎችንም በቃ ተምሬ ስራ ሊያሰሩኝ የሚችሉ ህይወቴን ሊቀይሩልኝ የሚችሉ እና ደሞ አንዳንዶችን ደግሞ በጣም ስለምወዳቸው ምማራቸው ትምህርቶች አሉ። ከኒውሮ ሳይንስ ጋር በተገናኘ ማለት ነው። ስለዚህ ጥያቄውን ለመመለስ ያህል አዎ መስመር ላይ እማራለሁ። ስራዎቼ በመስመር ላይ እሰራለሁ። መዝናኛዎችን በመስመር ላይ አያለው ስለዚህ አብዛኛው ጊዜዬን በየቀኑ እንግዲህ በጣም ረዘም ያለውን ጊዜን የማከናውነው በመስመር ላይ ነው። አመሰግናለሁ።

ስለ ቅርብ ጓደኛህ ንገረኝ ነው? የሚለው ያው እኔ ስለሆንኩኝ ስለ ቅርብ ጓደኛዬ ለመናገር ያህል ብዙም ቅርብ የምላቸው ጓደኞች የሉኝም። ያው የቅርብ ጓደኛ ማለት ሁሉንም ነገር የምትነግሪው የምታዋሪው የምታካፍዪው ሰው መሆን አለበት። አይደለ እኔ ደግሞ እንደዚህ አይነት ሰዎች ብዙ የሉኝም። አሁን አሁን ግን አንድ ልጅ አግኝቻለሁ ቻለው ማለት ግን ሌሎቹ ጋር ሲነጻጸር አሁን ሌሎቹ የራሳቸውን ነገር ሲናገሩኝ እሰማቸዋለሁ አዳምጣቸዋለሁ እንዲህ እንዲህ ብታደርጉ ብዬ የራሴን ምክር አስቀምጣለሁ። እኔ ግን የሆነ ችግር በገጠመኝ ሰዓት ሲጀመር ሊሰሙኝም ፍቃደኞች አይደሉም በቃ የራሳቸውን ችግር ብቻ እንድሰማቸው ነው የሚፈልጉት አብዛኞቹ ማለት ነው። ያው የቅርብ ጓደኞች ቢሆኑም ግን እኔ ነኝ ለእነሱ የቅርብ ጓደኛ ግን እነሱ ለእኔ አይደሉም ማለት ነው። አሁን ላይ ግን አንድ ጓደኛ አግኝቻለሁ እግዚአብሔር ይመስገን እሷንም እሰማታለሁ እኔንም ትሰማኛለች ብዙ ሀሳቦችን ሼር እንደራረጋለን እንከፋፈላለን ከዛ ባለፈ ደግሞ በቃ ህይወታችን የሚቀይር ነገር ለመስራትም በቃ እየጣርን ነው ያለነው። ያነበበችውን ነገር ታካፍለኛለች ያነበብኩውን ነገር አካፍላታለሁ። የህይወት ልምዷን ትነግረኛለች እኔም የህይወት ልምዴን እነግራታለሁ። በዛ ላይ ደግሞ ስንገናኝ በቃ ጥሩ የሆነ ጊዜ ነው የምናሳልፈው። እና ይሄንን ይመስላል ስለ ቅርብ ጓደኛዬ ያለኝ መልእክት አመሰግናለሁ

በጀት ታስተዳድሪአለሽ ወይ ብዬ ላንብበው ምክንያቱም በጀት ታስተዳድራለህ ወይ ለወንድ ነው? እኔን ከሆነ ደግሞ በጀት ታስተዳድሪያለሽ ወይ ለሚለው ጥያቄ? አይ አላስተዳድርም። ብዙ ጊዜ እንደዚህ አይነት ነገሮች ላይ ጎበዝ አይደለሁኝም። ግን አንዳንዴ ለምሳሌ ቤት ውስጥ የሚከናወኑ ነገሮች ምናምን ካሉ እነሱን ነገሮች ለማስተካከል ምናምን እሞክራለሁ። ከዛ ባለፈ ግን እንደዚህ ስትራቴጂካል በሆነ መንገድ ሌሎች ቢዝነሶች ላይ የሚደረጉ ነገሮችን አላደርግም ማለት ነው። ይሄንን ይመስላል ከዛ በተጨማሪ ደግሞ ያው እኔ በቃ አንዲ አይነት ነገር ልምዴም አይደለም። ምናልባት ደግሞ እንዲ አይነት ልምድ ያላቸውን ሰዎች ምናምን ከእነሱ እንግዲህ ወደፊት ልምድ ወስጄ በጀት ላስተዳድር እችላለሁ። እንጂ አሁን ላይ አላስተዳድርም። ግን አልፎ አልፎ ቤት ውስጥ የሆነ ነገር ሲገጥመኝ የሆነ ነገር ሲሆን ምናምን እንዲህ ብናደርገው እንዲህ ቢሆንስ ምናምን እሚል ሀሳብ እሰጣለሁ። አመሰግናለሁ

የስራ እድገት እየፈለክሽ ነው ወይ? ብዬ ላንብበው ያው የስራ እድገት እየፈለክ ነው ወይ ነው የሚለው ለወንድ ነው የተጻፈው። ለሴት ሲሆን ደግሞ የስራ እድገት እየፈለግሽ ነው ወይ የሚለውን ጥያቄ ለመመለስ ያህል። አይ የስራ እድገት ያን ያህል ቋሚ የሆነ ስራ እየሰራሁ አይደለም ያለሁትኝ። አሁን ላይ የስራ እድገት ሳይሆን እየፈለኩኝ ያለሁትኝ። እኔ ልሰራው የምችለውን ስራ መርጬ በራሴ ኢንተርኔትን ተጠቅሜ እንደው መስራት ብችል። ከዛ ደግሞ እሱን ካደረኩኝ በኋላ እንግዲህ ራሴን እያሳደግኩኝ በእውቀትም በልምድም እያሳደግኩኝ። ከዛ ያው የስራውን መንገድ እያሻሻልኩኝ እያሻሻልኩኝ መሄድ እና ስኬል ማድረግ ምኞቴ ነው ፍላጎቴ ነው። አሁን ላይ ግን የምሰራውም ስራ ስለሌለ እሱን ስራ ለማሳደግ እየፈለኩኝ አይደለም ያለሁት ምክንያቱም የለኝማ እያደረኩት ያለሁት ነገር። ግን ደግሞ በሂደቶች ራሴንም አሳድጌ ስራዎችንም ፈጥሬ እነሱን ስራዎች ደግሞ የማሳደግ እና ለሰዎችም ጠቃሚ የመሆን ፍላጎት አለኝ። አመሰግናለሁ።

ልደትሽን እንዴት ታከብሪያለሽ ብዬ ላንብበው ያው ልደትሽን እንዴት ታከብራለህ ነው የሚለውም ጽሁፉ? እኔ ግን ሴት ስለሆንኩኝ ልደትሽን እንዴት ታከብሪያለሽ የሚለውን ጥያቄ ለመመለስ ያህል። እኔ ብዙ ጊዜ እንደው አስቤው ነው። አንዳንዴ እንደውም ምረሳበት አጋጣሚ አለ ግን አሁን ላይ በደንብ አስቤው ነው የማልፈው እንጂ የተለየ እንደ ሰው ኬክ አስጋግሬ ወይ ደግሞ ሰዎቹ በቃ ሰዎች አስደምመውኝ ምናምን አላውቅም። ሰዎች ራሱ እንደዚህ በጣም የምቀርባቸው ሰዎች እንደዛም መልካም ልደትም ተብዬ አላውቅም ብዙ ጊዜ ግን ደግሞ አሁን የማህበራዊ ሚዲያ ጊዜ አይደለም ያለው። በቃ ፌስቡክ ላይም ሊንክድኢን ላይም የሚመጡልኝ ሜሴጆች አሉ እነሱን እመልሳለሁ። በተቻለኝ መጠን በቃ እሱን እያስታወስኩኝ የምውልባቸው አጋጣሚዎች አሉ ግን ተለየ አከባበር። ወይ ከጓደኞቼ ጋር አሳልፌ ወይ ደግሞ ሰው አንድ ሰው እኔን አስደምሞኝ ምናምን አያውቅም። የተለየ ነገር ተደርጎልኝ አያውቅም በልደቴ ግን። አሁን ላይ የማሳልፈው በቃ ማህበራዊ ሚዲያ ላይ የሚሰጡኝን መልእክቶች እየመለስኩኝ በተቻለኝ መጠን ደግሞ ራሴን እያየሁት ምናምን በቃ ደስ ብሎኝ ለማሳለፍ እሞክራለሁ። ይሄ ነው ያለው ስለ ልደቴ ዙሪያ አመሰግናለሁ።

በቤትሽ ልዩ የሆነ መቀመጫ አለሽ ወይ ብዬ ላንብበው? ያው ጽሁፉ ላይ የሚለው ለወንድ ነው የተጻፈው በቤቴ ልዩ የሆነ መቀመጫ አለ ሆይ ነው የሚለው። በቤቴ ልዩ የሆነ መቀመጫ የለኝም በቃ ባገኘሁበት ነው የምቀመጠው መሬት እቀመጣለሁ። አባቴ የሚቀመጥበት ወንበር ላይ እቀመጣለሁ አልጋ ላይ እቀመጣለሁ። በቃ እኔ ብቻ ለመስራት የምመቸኝ አንዳንዴ ውጭ እቀመጣለሁ። ለመስራት የተመቸኝ ቦታ ቁጭ ብዬ ስራዎቼን የማከናውናቸው ነገሮች አከናውናለሁ እንጂ ለኔ የተዘጋጀ ለኔ ብቻ የሆነ የራሴ የሆነ መቀመጫ የለኝም። ዲዮሽ ትፈልጊያለሽው? አይ ብዙም አልፈልግም። እኔ በቃ ምናልባት እንደው መሬት ሆኜ ራሱ መሬት ላይ ተቀምጬ የምሰራቸው ስራዎችን የማከናውናቸው ነገሮች ደስ ይሉኛል። ስኬታማም ሲሆን አያቸዋለሁ ያው የትስ ብሆን እንደውም ወደ ታች ወረድ ብዬ ስቀመጥ ደስ ይለኛል የሚለኝ እና። የተለየ መቀመጫ የተለየ ነገር ቤቴ ውስጥ ግን ኖሮኝም አያውቅም። እንዲኖረኝም አልፈልግም በቃ ቀለል ያለ ህይወት መኖሩን የምፈልገው። አመሰግናለሁ።

በዶቄ መፍጨት ታውቃለህ ወይ ነው የሚለው ሴት ስለሆንኩኝ እኔ በዶቄ መፍጨት ታውቂያለሽ የሚለውን ጥያቄ? ምንድነው ግን ዶቄ እውነት ለመናገር ዶቄ ምን ማለት እንደሆነ አላውቅም። ግን ምናልባት ባህላዊ ወፍጮ ከሆነ ውይ አልችልም። እንደዛ ነገሮችን አላደርግም። ምናልባት የአንዱ ኢትዮጵያ ውስጥ የሚገኝ የአንዱ ብሄር ብሄረሰብ። መፍጫ ሊሆን ይችላል ወይ በቆሎ ሊሆን ይችላል ወይ ስንቴ ሊሆን ይችላል። እንደዚህ በመሬት አድርገው አሁን ለምሳሌ አንድ ነው የማውቀውን ልንገር የማውቀውን ነው ታዲያ። አንድ ትልቅ ይሄ ድንጋይ ይቀመጥና እህሉ ይቀመጣል። ከዛ ሴት ልጅ። በጉልበታችን ተንበረከክና እና ደግሞ ትልቅዬ ድንጋይ አለ በደንብ የተጠረበ የተስተካከለና በሱ ወደ ላይ ወደ ታች ወደ ላይ ወደ ታች እያደረገች የምትፈጪበት አለ። አንድ የማውቀው። ሌላው ደግሞ ወፍጮ በእንጨት የተሰራን ነው በእንጨት በደንብ ተስተካፍሎ የተሰራን ነው። በቁም እዛ መውቀጫም አለው። እንደሱም ደግሞ የሆነ ነገር አሁን ለምሳሌ ብቅል ሊሆን ይችላል ኬሾ ሊሆን ይችላል ሶስት ይከተትና ይወቀጣል። እሱን ነገር ሞክሬ አውቃለሁ አንዳንድ ቀን እናቴ የሆነ ነገር ስታደርግ ላግዛት ሞክሬ አውቃለሁ። ግን ደግሞ በዶቄ መፍጨት ወይ ሞክሬው ራሱ አላውቅም አይገርምም።

የፀሀይን መውጣት ታያለህ ወይ ነው የሚለው እኔ ሴት ስለሆንኩኝ ያው የፀሀይን መውጣት ታያለሽ ወይ ለሚለው ጥያቄ አዎ አጋጣሚው ከገጠመኝ ጠዋት ላይ ስትወጣ ሳያት በቃ ደስ ይላል። በጣም ውስን ጊዜ ነው የማየት አጋጣሚው ያለኝ ምክንያቱም ምናልባት ከሰፈር ወጥቼ ወይ ቤተክርስቲያን በምሄድ ሰዓት ምናምን ላያት እችላለሁ ወይ በጧት ተነስቼ መውጣት ካለብኝ ምክንያቱም ደግሞ እኛ ቤት ወደ ስርም ስለሆነ ቤቶችም ምንም ስለሚሸፍኑኝ የማየቱ እድሉ ብዙም የለኝም። ግን ደግሞ ስታያት በቃ የምትሰጠው የሆነ ሀይል አላት በቃ ደስ የሚል ነገር ነው የምታካፍለው እና በቃ በጣም የሚያምረው ነገር እኮ እሱ ነው ፀሀይ ስትወጣ ስትገባ ማየት በቃ ከጨረቃ ጋር ከተፈጥሮ ጋር ማሳለፍን የመሰለና ማየትን የመሰለ ተፈጥሮ በቃ ድንቅ ነገር የለም እና ደግሞ በጣም ደስ የሚለው መልኩ እኮ ቅዱስ ዳዊት ተናግሮታል በቃ ተፈጥሮን ስናደንቅ ደስ የሚል ነገሮችን እናደርጋለን በቃ ተፈጥሮን ስናይ ተፈጥሮ ውስጥ የሚታዩ በጣም ብዙ ነገሮች ድንቅ ነገሮች አሉና እግዚአብሔር ይመስገን ፀሀይ ስትወጣ አይቼ አዉቃለሁ በቃ በህይወቴ በጣም የሚያስደስቱኝ ነገሮች አንዱ እሱ ነውና አመሰግናለሁ።

ማታ ምን አይነት ድምጽ ትሰሚያለሽ ወይ? ብዬ ላስተካክለው የሚለው ጥያቄው ግን ማታ ምን አይነት ድምጽ ትሰማለህ ነው የሚለው ጥያቄው በወንድ ነው። እኔ ግን ሴት ስለሆንኩኝ ምን አይነት ድምጽ ተሰሚያለሽ ወይ ለሚለው ጥያቄ። ምሰማው ምን አይነት ድምጽ ነው። እንደው በጣም ደስ ሲለኝና አንዳንድ ጊዜ በገና ብሰማ በቃ በጣም ካልም ስሆን አገኘዋለሁ በጣም የተረጋጋ ስሜት ሲሰማኝ አየዋለሁ ራሴን እና እንደው በገና ሳዳምጥ ያለው መረጋጋት ይገርማል። አንዳንዶች ደግሞ አሉ በቃ ፍሪኮንሲ ሜይዝድ የሆኑ ለሂሊንግ የተሰሩ ራሳችንን ለማረጋገት የተሰሙ ነገሮችን ስሰማም ደስ ይለኛል በቃ እነሱ ድምጾች በጣም ያረጋጉኛል። እንደው በጣም አልፎ አልፎ ደግሞ ወደ ተፈጥሮ ውጪ ወጣና ያአዋፍ ድምጽ ትሰሚያለሽ? በቃ ጨረቃን እያየ እነሱ እነሱን ነገሮች ደግሞ ሳደርግ በቃ ደስ ነው የሚለኝ። በቃ ደስ ብሎኝ የማደርገው ነገርም ነው። እነሱን ሳደርግ እና መታ ማታ ምን አይነት ድምጽ ትሰሚያለሽ ወይ ለሚለው እንደው ልምድ ማድረግ የምፈልገው። አሁንም እያደረኩኝ ያለሁትኝ የበገናን ድምጽ እየሰማሁ በቃ በጣም ነው የሚያረጋጋኝ በጣም ዲፕ የሆነ እንቅልፍ እንዲወስደኝ ነው የሚያደርገው። እና እሱን ልምድ ነው ያለኝ እሱ ደግሞ እግዚአብሔር ይመስገን ጥሩ እየሄደ ነው። ማለት ነው አመሰግናለሁ።

ወደ የትኛው ቦታ ተጉዘህ ታቃለህ ወይ? የሚል ጥያቄ ነው ያለው። ያው እኔ ሴት ስለሆንኩኝ ወደ የትኛው ቦታ ተጉዘሽ ታውቂያለሽ ወይ? የሚለውን ጥያቄ ለመመለስ ያህል ብዙም ተጓዥ አይደለሁኝም ግን በጣም ውስን ጊዜ ያው ተጉዘሽ የሚለው ጥያቄ ሲሆን ራቅ ያለ ቦታ ሊሆን ይችላል በሚል ነው እንግዲህ ከሀገር ወጥቼ አላውቅም ራቅ ያሉ ቦታዎችም ሄጄ አላውቅም ግን ገዳም አንድ ሁለት ሶስቴ ሄጄያለሁ ወደ ሰሚነሽ ገዳም ማለት ነው ውይ በጣም ነው ደስ የሚለው በባስ ነው የሄድኩት ከሰዎች ጋር በቃ በጣም ነው ደስ የሚለው በቃ በጣም ደስ ብሎኝ አየሩ ሲቀየር ከከተማ ስንወጣ ያየው ያለው መረጋጋት ዛፎቹ ሁሉም ነገር በቃ ሰላም እየተሰማን በቃ መንገዶች ሲጀምር ይታወቃል ራሱ ሰላም እየተሰማን ሲጀምር መንገዱ ራሱ በቃ በደንብ እሱን ራሱ ማስተዋል እንችላለን እና በቃ ደስ ብሎኝ ያሳለፍኩት ጊዜ ነው በጣም ቅርብ ጊዜ ደብረ ዘይት ለለቅሶ ሄጄ አውቃለሁ አውቃለሁና ውይ እሱም ደስ ይላል በቃ ከአዲስ አበባ እየወጣህ ስትመጣ ያለው አየር ንፋሱ ከተፈጥሮ ጋር ያለው ግንኙነት ይሄ ጫጫታው ምኑ የለም በቃ ጸጥ ያለ አካባቢ ነው የሚታየው ተራራው ነው የሚታየው ሸንተሩ ነው የሚታየው ዛፉ ነው የሚታየው ከዛ ባለፈ ደግሞ በቃ ያልታጨዱ ነገሮች ታያለህ ፈረሶች በቃ የተለያዩ ነገሮች ይታያሉና ውይ በጣም ደስ ይላል እና ልምዴ ማድረግ የምፈልገው ነገር እንዲሆን ቢቻል በአመት ማነው በሳምንት አንዴ እንኳን ባይቻል በወር አንዴ እንኳን እንደዚህ አይነት ጉብኝቶችን ባደርግ በቃ ውስጤ ነውና ይሄ ነው ያለው አመሰግናለሁ።

ደሞዝ በየትኛው ቀን ታገኛለሽ ወይ ነው የሚለው? አሁን ላይ ቋሚ የሆነ ደሞዝ የለኝም ማለት ስራም እየሰራሁኝ ስላልሆነ። ደሞዝ በየትኛው ቀን አገኛለሁ ብዬ መናገር አልችልም ግን ብዙ ጊዜ ለምዱ ምንድነው ኢትዮጵያ ውስጥ በወር አንዴ ነው የሚከፈለው። ድርጅቶች የሚከፍሉት ወጪ የሚያወጡት በወር አንዴ ነው። በወር አንዴ ነው ብዙ ጊዜ እና አንዳንዴ ቀን ስራዎች ምናምን ሲሰሩ ደግሞ በሳምንት አንዴ ቅዳሜ ቅዳሜ ይከፍላሉ። ስለዚህ አሁን ላይ እኔ ደሞዝ በዚህኛው ቀን አገኛለሁ ልልህ አልችልም ምክንያቱም እየሰራሁ ስላልሆነ ስራ ማለት ነው። ግን ደግሞ የበፊት ልምዴን መካፈል የምትፈልግ ከሆነ? አንድ ስራ ላይ በአስራ አምስት ቀን አንዴ መሰለኝ ተከፍሎን ያውቃል። አዎ በአስራ አምስት ቀን አንዴ ሰማንያ ብር እና ሶስት መቶ ብርም ገብቼ አድጌ በጣም ልጅ ሆኜ ነው አስረኛ ክፍል። እዛ ስራ ገብቼ አውቃለሁ። ከዛ ባለፈ ግን ደሞዝ በዚህኛው ቀን አገኛለሁ አንዳንዴ ደግሞ በወር አንዴ የሚከፈልበት ቦታ ሰርቼ አውቃለሁ። እንጂ አሁን ላይ በእርግጠኝነት በቃ በዚህ ቀን ነው የሚከፈለኝ ልል አልችልም ምክንያቱም ቋሚ የሆነ ስራ ስለሌለኝ ማለት ነው። ግን ከልምዴ በአሥራ አምስት ቀን አንዴም ተከፍሎኝ ያቃል በወር አንዴም ተከፍሎኝ ያውቃል ማለት ነው። ይሄንን ነው ማለት የምችለው። አመሰግናለሁ

ወደ ስራ ትሄጃለሽ ወይ ለሚለው ጥያቄ? አሁን ላይ እንደው አንዳንድ ፕሮጀክቶች ሲኖሩኝ አንዳንድ ስብሰባዎች ሲኖሩኝ ምናምን እወጣለሁ ከቤት እሱን ስራ ለማከናወን እወጣለሁ። እንጂ አሁን ላይ ቋሚ ስራ የለኝም ስራ እየሰራሁኝ አይደለም ያለሁትኝ። ምናልባት እንኳን ስራ ብሰራ ይሄ በመስመር ላይ የሚሰሩ ስራዎችን ኦንላይን ሪሞቶችን ፍሪላንስ ስራዎችን የመስራት ፍላጎት ነው ያለኝ አሁን ላይ ማለት ነው። ስለዚህ ወደ ስራ ትሄጃለሽ ወይ ለሚለው ጥያቄ? አሁን ላይ የሄድኩኝ አይደለም ያለሁትኝ። ግን የበፊት ልምዴን ከተጠየኩኝ ደግሞ አዎ በፊት ላይ ወደ ስራ እሄድ ነበረ በታክሲም በባስ እንኳን ሄጄ አላውቅም። በታክሲ ግን ወደ ስራ ሄጄ አውቃለሁ። በፊት ላይ ማለት ነው አሁን ላይ ግን ወደ ስራ ትሄጃለሽ ወይ ለሚለው ጥያቄ? አይ አሁን ላይ ወደ ስራ እየሄድኩኝ አይደለም ያለሁት እዚህ ምክንያቱም ስራም ስለሌለኝ ማለት ነው። ስራ የሌለው ሰው ደግሞ ወደ ስራ እንዴት ብሎ ነው የሚሄደው? ስለዚህ አሁን ላይ ወደ ስራ ትሄጃለሽው ለሚለው ጥያቄ? አይ አሁን ላይ ወደ ስራ እየሄድኩኝ አይደለም ያለሁትኝ ምንም እየሰራሁ አይደለም ያለሁትኝ። ግን ደግሞ አጋጣሚዎች አሁን ለምሳሌ ስብሰባ ሲኖረኝ ስራ ፕሮጀክቶች ሲመጡ አንዳንድ ሀሳቦችን ስለ ስራ ከጓደኞቼ ጋር ማውራት ሲኖርብኝ ምናምን አዎ እሄዳለሁ ነው። መልሴ አመሰግናለሁ

ሃይማኖታዊ ግብር ታከብሪያለሽ ወይ ነው የሚለው? አዎ አብዛኞቹን አከብራቹዋለው። ለምሳሌ ዋና ዋና የሚባሉትን ልንገርሽ አሁን ለምሳሌ አሁን የተከበረው የጥምቀት በዓል አለ እና እሱ በቃ አንደኛ ነው። በቃ ደስ ነው የሚለኝ መጨረሻ ታቦት እናወጣለን ታቦትን እናደርሳለን ታቦት ያረፈበት ቦታ ሄደን ጸሎት እናደርጋለን እሱ አንደኛው ነው ሁለተኛው የገና በዓል ወይንም ደግሞ ጌታችን አምላካችን ኢየሱስ ክርስቶስ የተወለደበት እለት አለ እሱንም እናከብራለን አከብራለው ማለት ነው። ሶስተኛው ፋሲጋ ነው ፋሲጋንም አከብራለው ጌታችንና መድሃንታችን እየሱስ ክርስቶስ ለኛ ሲል የሞተበት ራሱን ለፍቅር አሳልፎ የሰጠበት እኛን ለማዳን ሲል የሞተበት ቀን ነው አዎ አከብራለው ከዛ በተረፈ ደግሞ ወርሃዊ በዓላት የሚባሉ አሉ። ወርሃዊ በዓላት ማለት በቅዱሳን የተሰየመው አሁን ለምሳሌ በአንድ ቅድስት ልደታ ትባላለች እና እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው አዎ እሱንም አከብራለው ግንቦት አንድ የአመቱ ነው በቃ በጣም ድምቅ ተብሎ የሚከበር በዓል ማለት ነው። በሁለት አንኳን አላቀውም በሶስት ባታ ማርያም ባታ ማርያም የምትባለው ቅድስት ድንግል ማርያም ወደ ቤተክርስቲያን የገባችበት ቀን ነውና እሱንም በደንብ ነው የማከብረው አራት ዮሐንስ አለ ዮሐንስ ወደንጉድጓድ ጥር አላት ነው እንደው የሚነግሰው አመታዊ ክብረ ባዓሉ ጥር አራት ነው በአምስት አቦ ናቸው። አቦ ደግሞ ጥቅምት አምስት የአመቱ አቦ ናቸው በየወሩ ደግሞ በአምስት በአምስት እከብራለው ማለት ነው አቦን በስድስት በጣም የምወዳት ቅድስት አርሴማ እናቴ እና ደግሞ ጉስቋ ማርያምም አለች ህዳር ስድስት ነው የምትነግሰው እናታችን ቅድስት አርሴማ ደግሞ ታህሳስ ስድስት ትነግሳለች ማለት ነው አመታዊ ክብረ በዓሉዋ ሌላው ደግሞ መስከረም ሃያ ዘጠኝም ይነግሳል እሱንም አከብራለው ማለት ነው በሰባት ቅድስት ስላሴ ነው ያው አብ ወልድ መንፈስ ቅዱስ ናቸው። ጥር ሰባት የአመቱ ናቸው እሱንም አከብራለው በስምንት አቡነ ኪሮስ ናቸው በዘጠኝ ክርስቶስ ቅድስት ስላሴ ነው ያው አብ ወልድ መንፈስ ቅዱስ ናቸው። ጥር ሰባት የአመቱ ናቸው እሱንም አከብራለው በስምንት አቡነ ኪሮስ ናቸው በዘጠኝ ክርስቶስ ሃና አና ያቄብ በአስራ ሁለት ቅዱስ ሚካኤል አለ ቅዱስ ሚካኤል ህዳር አስራ ሁለት ይነግሳል። በአስራ ሶስት አግዚሃብሔር አብ አለ በአስራ አራት አቡነ አረጋዊ አሉ ጥቅምት አስራ አራት ይነግሳሉ አመታዊ በዓላት ጥቅምት አስራ አራት ነው። በአስራ አምስት አቡነ ቂርቆስ አለ ቂርቆስ ህፃነ ቂርቆስ አለ አሁን ጥር አስራ አምስት በጣም በታላቅ ክብረ በዓል ተክብሮ ነበረ እሱንም አከብራው በአስራ ስድስት እናታችን ኪዳነ ምህረት አለች እሷን አከብራለው በአስራ ሰባት እስጢፋኖስ አለ ሰማዕቱ እስጢፋኖስ እሱንም አከብራለሁ በአስራ ስምንት ጨርቆስ ጥር እንደውም የአመቱ ተከብሯል በአስራ ዘጠኝ ቅዱስ ገብርኤል አለ ትናንት አክብረነዋል። በጣም ደግሞ ታህሳስ አስራ ዘጠኝ በቃ በጣም የሚገርም በዓል ነው። እና ሀምሌ አስራ ዘጠኝ አመት አመታዊ ክብረ በዓሉ ነው በሃያ ነገ ነው ሃያ ሃያን አላውቅም በሃያ አንድ በስማም አሁን ጥር ሃያ አንድ እመቤታችን ቅድስት ድንግል ማርያም አስተርዮ ማርያም ትነግሳለች። በሃያ ሁለት ቅዱስ ኡራኤል አለ የአመቱ ሰኔ ሃያ ሁለት ነው። በሃያ ሶስት ጊዮርጊስ አለ በሃያ አራት ተክልየ አሉ። አቡነ ተክለ ሃይማኖት አሉ በሃያ አምስት አሁን ጥር ሃያ አምስት እንደውም ይነግሳል ሞርቆሪዮስ አለ አባቴ ፈረሰኛው ንጉስ በሃያ ስድስት አቡነ ሀብተ ማርያም አሉ በጣም ነው የምወዳቸው እሳቸውንም ህዳር ሃያ አምስት ይነግሳሉ በሃያ ሰባት ጌታችንና መድሃንታችን ኢየሱስ ክርስቶስ የተሰቀለበት መድኃኒዓለም ራሱን የሰዋበት ራሱን አሳልፎ ለኛ የሰጠበት ቀን ነው እሱንም አከብራለው ጥቅምት ሃያ ሰባት የአመቱ ነው። በተረፈ ዳሞ ፋሲካ ከዋለ ሊውል ሲል ስቅለትን እናከብራለን ማለት ነው መድኃኒዓለምን አስበን በሃያ ስምንት ደግሞ አማኔል አለ በሃያ ዘጠኝ ቅድስት አርሴማ አለች እንዲሁም ባለወልድ አለ በሰላሳ

ልብሶችሽ በስራት የተቀመጡ ናቸው ወይ ነው የሚለው? አዎ በተቻለኝ መጠን እንደዛ ነው የማደርገው። በሳምንት አንዴ ምናምን አስተካክዬን ለማስቀመጥ እሞክራለሁ ያው ይዘበራረቃል መልሼ ደግሞ አስቀምጣለሁ ባልሽነው። አንዳንዴ ደግሞ የሚደብራዬን ጊዜ አለ እነሱን ነገሮች በቃ አችን ላምላቸው ማለት ነው። ያው ወይ ወይ የሆነ ሰው መጥቶ ካበላሸብኝ። ወይ ዳምሮ በቃ ብዙ ጊዜ እንደዛ ሲሆን በቃ ውስጥ የሚረበሻልና በቃ ብስጭት ነው የሚያደርገኝ። ግን በተቻለኝ አቅም በተቻለኝ አቅም አስተካክዬ ለማስቀመጥ እሞክራለሁ። አሁን ደግሞ ልምድ ማድረግ የምፈልገው እንዴት እንደሆነ ታውቃላችሁ። ለምሳሌ ልብሴን ጥፍጥፍ አደርግና ፊት ለፊት አስቀምጣለሁ። ከዛ ለምሳሌ አሁን ጠዋት ቤተክርስቲያን የሚሄድ ከሆነ ቶሎ ብዬ ለብሼ ለመውጣት። ስፖርት የምሰራ ከሆነ የልብስ የስፖርት ልብሴን ብቻውን አስቀምጬ ቶሎ ብዬ ድርግ አድርጌ ለመውጣት። ብቻ እነሱን ነገሮች ለማድረግ በጣም ፍላጎቱም አለኝ። እና እሱንም ለማድረግ እየሞከርኩኝ ያለሁት እሱ ደግሞ ከተሳካልኝ በቃ አንደኛ ነው የሚሆነው ማለት ነው። ሁሉም ነገር። ከዛ በተረፈ ደግሞ በቃ ሸሚዝም በሸሚዝ ሱሪም በሱሪ ቲሸርትም በቲሸርት ፒጃማም በፒጃማ ጫማዎችን ደግሞ በጫማዎች እንደሱ ደግሞ ለማድረግ እስኪሞክራለሁ። እሱ ደግሞ ያው የሚሰራልኝ ከሆነ ብዙ ጊዜ ያው እንዳልኩህ የሚገቡ ሰዎች ናቸው የሚያበላሹብኝ ግን። ራሴ ግን ብቻዬን ማስቀመጥ ቢሆን ኖሮ የኔ ልብስ የሚነካ አይኖር ኖሮ በቃ ተስተካክሎ ነበር የሚቀመጠው ማለት ነው። እንግዲህ ይሄንን ይመስላል። ልብሶችሽ በስራት የተቀመጡ ናቸው ወይ ለሚለው ጥያቄ? ያው በስራት የተቀመጡ ናቸው ነው መልሴ። አመሰግናለሁ።

በእጅሽ መሸመን ትችያለሽ ወይ ደግሞ ታውቂያለሽ ወይ ነው የሚለው? በእጄ መሸመን አይ አላውቅም አይገርምም። ምክንያቱም በጣም በጣም ከባድ ስራ ነው ኢትዮጵያ ውስጥ በጣም ከባድ ስራ የሚባል ጥበብ የሚጠይቅ የኢትዮጵያ ልብሶች የሚሰሩት በመሸመን ነውና። ቀላል አይደለም በቃ ያንን ስራ የሚሰሩ ሰዎች በቃ ልጅ ሆኜ ጀምሮ አያቸው ነበረ እኛ ሰፈር የሚሸምኑ ሰዎች ነበሩ እና። እንዴት እንደሚያሳዝኑ በቃ የእጅ አጣጣላቸው እግራቸውም ይሄ በባህላዊ መንገድ ስለሚሰሩት በቃ እግራቸውም ቶሎ ቶሎ ነው እንትን የሚለው ምናምን በዛ ላይ ህፃናት ሁላ ነው የሚሰሩት እና በዛ ሰዓት በቃ እንዴት እንደሚያሳዝኑህ። ከዛ ውጪ ደግሞ ይሄ በቀላል የሚሰራ ስራ አይደለም። በጣም እውቀት ልምድ ይጠይቃል። ጥንካሬንም ይጠይቃል ሌሊትም ቀንም ነው የሚሰሩት እና እሱ ነገር እንደው ማየት የምፈልገው በቃ ዘመናዊ ሆኖ። እድሜያቸው ከአሥራ ስምንት አመት በላይ የሆኑ ሰዎች ሲሰሩት ባይ ህፃናት ነው የሚሰሩት እኔ ያየሁት እንግዲህ ልጅ ሆኜ አሁን ላይም ህፃናቶች የሚሰሩት ይመስለኛል። እንደዛ ሆኖ ደግሞ የሚገርመው ፓርት እኮ ምን እንደሆነ ታውቃላችሁ ይሄ? በጣም ኢትዮጵያን ባህል ልብሶች የሚሰሩት በሽመና ነው ነጠላ ሀበሻ ቀሚስ። አሁን ላይ እንግዲህ እሱ ነገር በጣም አድጎ ዲዛይነሮቹ ሁላ እየሰሩት በአለም ደረጃ እየተለበሰ ነው ያለፉት ከኢትዮጵያውያን አልፎ ሌሎች ሀገር የሚገኙ ሰዎች እየለበሱት ነው ያሉት። ግን ደግሞ የሚገባውን ክብር። ሸማኔዎች የሚገባውንም ስፔሻሊ መጀመሪያ ላይ ያንን ሽመና ስራ የሚሰሩ ሰዎች የሚገባውን ክብር እያገኙ አይደለም ያሉት። ስለዚህ በእጅሽ መሸመን ትችያለሽው ታቅያለሽ ወይ ለሚለው ጥያቄ? አዎ አቃለሁ። ሳይሆን አላውቅም ነው መልሴ ከባድ ነው። ከዛ ባለፈ ዳሞ እንደው የት ደርሶ ማየት ትፈልጊያለሽ? አንደኛ ከህፃናት የጉልበት ብዝበዛ ወጥቶ። ትልልቅ ሰዎች በእድሜያቸው ቢሰሩት እላለህ ሁለተኛ ደግሞ ዘመናዊ ማሽኖች ተስፋፍተው በዘመናዊ ማሽን የመሰራት እንትኖች የሚኖሩት ከሆነ በጣም ጥሩ ይሆናል ብዬ አስባለሁ። ጥሩ ይሄዳል ብዬ አስባለሁ። እና ይሄ ነው ያለኝ አመሰግናለሁ።

በምን ሰዓት ትነሳለህ? ነው የሚለው ያው መንቃት ከሆነ በአሁን ለምሳሌ ሰባት ሰዓት ሊሆን ይችላል፤ ሌሊት ዘጠኝ ሰዓትም ሊሆን ይችላል በሆነ በሆነ ሰዓት እነቃለሁ። ግን መነሳት ከሆነ ሀሳቡ መነሳት ከሆነ እንግዲህ ብዙ ጊዜ ያው ጠዋት ስነሳ ቀኔ ሁላ ብሩህ ይሆናል። በቃ ቤተክርስቲያን እሄዳለሁ። ቤቴን አጸዳለሁ ከዛ የምሰራቸውን ስራዎች በአግባቡ ለመከወን ያግዘኛል። አለበለዛ ግን አርፍጄ የምንነሳ ከሆነ ሁለት ሰዓት ሶስት ሰዓት የምነሳ ከሆነ ቀኔ ሁላ በቃ ዝብርቅርቅ ነው የሚለው። በዛ ላይ እንደዛ የማደርገው በጣም ሌሊት ካመሸሁኝ አሁን ለምሳሌ ዛሬ የተነሳሁትኝ የነቃሁትኝ በጣም እርሊ ነው። ስምንት ሰዓት ከአርባ አካባቢ የነቃሁትኝ። ከዛ የምሰራቸው ስራዎች ነበሩ እነሱን ለማከወን የተቻለኝን ሳደርግ ነበር አሁን ላይም ራሱ ያው ሪከርድ እያደረኩኝ ነው ያለሁት ማለት ነው። ባልነሳም ካልጋየ ስራ እየሰራሁ ነው ያለሁት። አሁን እንደዛ ሲሆን ያው ቀን ረፈድ አድርጌ ነው የምነሳው ማለት ነው። እንደዛ ሲሆን ደግሞ ትንሽ ይከብዳል። ስለዚህ ምንድነው የማደርገው በምን ሰዓት ትነሻለሽ ለሚለው ጥያቄ በብዛት ጠዋት ነው የምንነሳው። ግን ማታ ማታ የማምሸቱ ነገር ምናምን የድካሙ ነገር ምናምን ካለ አርፍጄ እነሳለሁ። ግን አርፍጄ ስነሳ ደግሞ ቀኔ አሪፍ አይሆንም ማለት ነው። ግን በአብዛኛው የምነሳው ጠዋት ነው። አመሰግናለሁ።

ቃልህን ትጠብቃለህ ወይ? ነው የሚለው ያው እኔ ሴት ስለሆንኩኝ ቃልሽን ትጠብቂያለሽ ወይ ብዬ ነው የማነበው። ውይ በጣም! በተቻለኝ መጠን ለሰዎች የገባሁትን ቃል ለመከወን እሞክራለሁ። እግዚአብሔር አምላክ በቃል ዙሪያ የማይደራደር አምላክ ነው ያለኝ እና ከዛም የተነሳ ይሁን አላውቅም። ብቻ በተቻለኝ መጠን ለሰዎች የገባሁትን ቃል ለመከወን ሞክራለሁ። ለሰዎች አደርጋለሁ ያልኩትን ነገር ለማድረግ እሞክራለሁ ማለት ነው በተቻለኝ አቅም። ሰዎች ደግሞ በጣም ብዙ ጊዜ የቃላቸውን ሰጥተውኝ የካዱኝ በጣም ብዙ አሉ። ከዛም አንፃር ቃል መስጠት ምን ያህል ከባድ እንደሆነ አውቃለሁ። እና ስለዚህ በተቻለኝ መጠን ቃሌን ከሰጠው ጊዜንም ገንዘቤንም መስጠት ካለብኝ ለዛ ነገር ያ ነገር ተግባራዊ እንዲሆን። ቃሌን ለመጠበቅ ምሞከር አይነት ሰው ነኝ። የማልችለውን ነገር ቃል የማልገባ። ግን ደግሞ ያንን ነገር ቃል ከገባሁኝ ደግሞ ያንን ነገር ለመከውን ምንም ነገር የማደርግ አይነት ሰው ነኝ። ስለዚህ ቃልሽን ትጠብቂያለሽ ወይ የሚለው ጥያቄ? አዎ ቢሆን ደስ ይለኛል አዎ እጠብቃለሁ። መጓዝ ያለብኝን አይነት ርቀት ምጓዝ አይነት ሰው ነኝ። ያንን ቃል ለመተግበር ማለት ነው ማድረግ የሌለብኝን ነገር ሁላ ነገር የማደርግ አይነት ሰው ነኝ እና አዎ በሚገባ ነው መልሴ። አመሰግናለሁ

ጾም ትጾማልህ ወይ ነው የሚለው ያው እኔ ሴት ስለሆንኩኝ ጾም ትጾሚያለሽ ወይ ነው የሚለው? እግዚአብሔር ይመስገን አዎ። እኔ ያደኩትኝ በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው። ልጅ ሆኜ ነው ጾምን መጾም ማስቀደስ የጀመርኩት ብዙ ሆነን በጣም ደስ የሚለው ፓርት። ፍልሰታ የምትባል ጾማለች አለች አስራ ስድስት ቀን ነው የምትጾመው እና። በዛ ሰዓት በቃ አብዛኛው ህፃን ልጅ። ከአስር አመት ከስምንት አመት ከሰባት አመት ጀምሮ ያለ ከሰባት አመት ጀምሮ ያለ ህፃን ልጅ የሚጾማት ጾም ነችና። ልጅ ሆኜ ጀምሬ በቃ አስራ ስድስት ጾም። ክረምት ላይም ስለሆነ ከትምህርት በኋላ አብዛኞቻችን ይመቸናል። በቃ ልጅ ሆኜ ነው መጾም የጀመርኩትኝ ማለት ነው። ከዛ ደግሞ አሁን ላይ ካደኩኝ በኋላ ብዙ አይነት ሰባት አይነት አጽዋማት አሉ። ከሰባቱ እንግዲህ ኦልሞስት አብዛኞቹን እጾማቸዋለሁ። ለምሳሌ የመጀመሪያው አለች የእመቤታችን ጾም የሚባል አለ መስከረም የሚጀመር። ስደቷን በማሰብ የሚጾም ጾም ነው እሱ አለ አንድ እሱን እጾማለው። ሁለት እሮብና አርብ የሚጾም ጾም አለ በየጊዜው እሱን እጾማለው። ሶስት ደግሞ የገና ጾም የሚባል አለ እሱንም እጾማለው። ከዛ ደግሞ የፍልሰታ ጾም የሚባል አለ ኪድዬ የምትነግስበት ማለት አስራ ስድስት ቀን ነሀሴ ውስጥ ነው። እሱንም እጾማለሁ ከዛ ደግሞ የፋሲካ ጾም አለ ዐብይ ጾም ይባላል በጣም ሜን የሆነ ጾም ነው እሱ አምሳ አምስት ቀን ነው የሚጾመው። እሱንም እጾማለሁ ከዛ በፊት ደግሞ ሶስት ቀን የምትጾም የኖህ ኖይ የነይ ነይ ጾማለች እሷም አለች እሱንም እጾማለሁ። ከዛ ደግሞ የሰኔ ጾም የሚባል አለ ሐዋርያትን በማሰብ የምንጾመው ጾም ማለት ነው። እሱንም በተቻለኝ አቅም ለመጾም እሞክራለሁ። ያው ጾም ማለት እንግዲህ ከቅባት ካላቸው ምግቦች። ከስጋ ነክ ምግቦች። ከወተትና ተዋጽኦ ምግቦች መራቅ ነው አንደኛው። ሁለተኛው ደግሞ መቆየት እስካለብን ሰዓት እስከ ስድስትም እስከ ዘጠኝም መቆየት ነው እስከምንችለው ሰዓት። ከዛ ባለፈ ደግሞ አቅሙና ጉልበቱ ካለን ደግሞ ቤተክርስቲያን እየሄድን ማስቀደስ ጸሎት ማድረግንም ያካትታል ማለት ነው። እንግዲህ በቻልኩት መጠን እስከ ስድስትም እስከ ዘጠኝም ሄጄም ቤተክርስቲያን ያስቀደስኩኝም ቢሆን በተቻለኝ መጠን። ያን ያህል በጣም ጎበዝ ሰው አይደለሁኝም በጣም ብዙ ይቀረኛል። አሁን ለምሳሌ ማስቀደስ ሊኖርብን ይችላል እስከ ዘጠኝ መቆየት ሊኖርብን ይችላል። አንዳንዴ መቆየት እያለብኝ የምበላባቸው አጋጣሚዎች አሉ። ግን በተቻለ መጠን። ከጾም ምግቦች እከለከላለው ደግሞ በተቻለኝ መጠን ከዚህ በኋላ ነገሮችን አስተካክዬ። በደንብ ነገሮችን ማከናወን እፈልጋለሁ ማለት ነው። አመሰግናለሁ።

የድሮች ፎቶዎችን ትይዣለሽ ወይ ነው? የሚለው በጣም ትልቁ ችግሬ ከቤተሰብ ጀምሮ ያለ ችግራችን ነው የድሮ ፎቶዎች የሉንም። እኔም በጣም የሚቆጨኝ ነገር ቢኖር እሱ ነው ማስታወሻ የሚባል የለኝም። ቤቴ ውስጥ አንድ ፎቶ ነበረች የማስታውሰት ልጅ ሆኜና የልጅነት ፎቶዬ ነችና እሷም ጠፍታለች። እና አይደለም ድሮ አሁን ራሱ ይሄ ፎቶ የማስቀመጥ ሴቭ የማድረግ ተነስቶ ብቻ እኔ እንጃ እንዴት እንደሆነ አላውቅም። ቤተሰብ ውስጥም ስላልለመድኩኝ ነው መሰለኝ እንደሱ ነገሮችን አላደርግም አይገርምም። ልምዱ የለኝም። የድሮ ፎቶዎች እንደው ቢኖሩኝ በቃ በጣም የሚቆጩ እድሜዎቼ ውስጥ ያሉ አሉ። የኔን ብቻ ሳይሆን የቤተሰቦቼም አሁን ለምሳሌ የአባቴም የእናቴም የእህቴም ወንድሞች አሁን ለምሳሌ ወንድሜን መፈለግ ያልቻልኩትኝ አንድ የጠፋ ወንድም አለኝ እና ፎቶ ስለሌለኝ ነው። አንደኛ አመት ምክንያት በቃ እንዲህ አይነት ነገሮች አሉ። እና በቃ እንደው ብቀርፈው ብዬ የማስባቸው ነገሮች አንዱ ነው። እና ከዚህ በኋላ እንደው ያለንን ሰዎች ደግሞ ከዚህ በኋላ እንደው ፎቶ እያነሳው ማስታወሻ ባስቀምጥ ደስ ይለኛል። ከዛ ልምድ ወስጄ እንጂ በቃ በጣም የምቆጭበት ነገር ቢኖር የድሮ ፎቶዎችን ምንም ነው የሌለኝ በቃ የምርቃት የለኝ የልጅነት ፎቶዎቼ ራሱ የለኝም። እና እሱን ነገር እንግዲህ እስኪ አብሬ አብረን የምንመካከር የምናስተካክል ይሆናል። ለጥያቄዬ መልስ የሚሆነው ግን የድሮ ፎቶዎችን ትይዣለሽ ወይ ለሚለው ጥያቄ? የድሮ ፎቶዎችን አይ አልይዝም አብዛኞቹ ጠፍተውብኛል አብዛኞቹ ብቻ ሳይሆን ዜሮ በሚባል ደረጃ ነው ያለኝ ነው መልሴ። አመሰግናለሁ

ይቅርታ መጠየቅ ቀላል ነው ወይ? አዎ ለኔ ነው እነሱንም ነገሮች ኢቭን ከባድ እንኳን ቢሆኑ የማደርጋቸው ነገሮች ናቸው፤ እንደዛው ወትር ማለት ነው በቃ እንደውም አሁን ላይ ማድረግ የምፈልገው ምንድነው የሆነ ሰው ካስቀየምኩኝ ኢቭን ካስቀየሙኝ ቶሎ ይቅርታ ጠይቄ ያሃ ነገር እግዚአብሔርም ይላል እኮ አይደለ በቁጣ ላይ አይንጋበት ይላል ስለዚህ ቶሎ ብዬ ይቅርታ አድርገውልኝ ሳይነጋ ማለት ነው እና ሌላ ቀን ሳይመጣ እንደሱን ማድረግ ብችል እንደውም በጣም ደስ ይለኛል ግን በተቻለኝ መጠን ያስቀየሟቸው ሰዎች ካሉ እንደው በይቅርታ ነው ነገሮችን የምጀምረው እና ኢቭን የተቀየምኳቸው ነገሮች ሰዎች ራሱ ካሉ ይቅርታ የጠየኩባቸው አጋጣሚዎች በጣም ብዙ ናቸው፤ የኔ ጥፋት እንዳልሆነ እያወቅኩ የኔ ህይወት እንደሆነ እያወቅኩኝ ራሱ ይቅርታ እላለሁ ብዙ ጊዜ በተቻለኝ መጠን እንደዛ አደርጋለሁኝ እና ይቅርታ መጠየቅ ቀላል ነው ወይ ለሚለው ጥያቄ ከባድ ነው ይቅርታ መጠየቅ ከባድ ነው የሰው ፊት ከባድ ነው ኢግኖር መደረግ አለ ምናምን ግን ለኔ ያው በቃ ይቅርታ መጠየቅ ይቅርታ ማድረግ እየቻልኩኝ ይቅርታ መጠየቅ እየቻልኩኝ ይዤ የምሸከመውን ነገር ስለሚያቅልልኝ አዎ ከባድም ቢሆን ግን ቀላል ነው ብዬ ነው መመለስ የምፈልገው ስለዚህ ከዚህ በኋላ ያሉት ነገሮች ደግሞ በልምድ በኑሮ ሂደት የማሻሽላቸው ነገሮች በደንብ ይኖራሉ በቃ በደንብ ማለት ነው ብዙ መስተካከል ያለባቸው ነገሮች አሉ በህይወቴ ውስጥ አዎ አሉ እነሱን ነገሮች አድርጌ ደግሞ ያው ይቅርታ መጠየቅ ቀላል ነው ወይ ለሚለው ጥያቄ ይቅርታ መጠየቅ ቀላል ባይሆንም ግን በተቻለኝ መጠን ማድረግ ማሳካት የምፈልጋቸው ነገሮች አሉ ነው መልሴ አመሰግናለሁ።

ገመድ መጠቀም ታውቃለህ ወይም ደግሞ ገመድ መዝለል ትችያለሽ ወይ ነው ጥያቄው? ብዙም ጎበዝ አይደለሁኝም ግን እሞክራለሁ ልጅ ሆኜ አደርገው ነበር እውነት ለመናገር። ልጅ ሆኜ ይዘል ነበረ ከጓደኞቼ ጋር አከናውነው ነበረ። አሁን ላይ ግን ብዙም አይደለሁኝም ግን ትችያለሽ ወይ ነው ጥያቄው? አዎ ቅርብ ጊዜ ሞክሬ ለማስታወስ ሞክሬያለሁ እና አዎ እችላለሁ። መጠቀም ትችያለሽ ወይም ጥያቄው? አዎ እችላለሁ ነው መልሴ። ከዛ በተረፈ ደግሞ በየጊዜው እንደው በሳምንት ሁለቴ እንኳን እሱን ነገር ልምድ ባደረገው ለጤናዬ በጣም አስተማማኝ እና በቃ ጥንካሬን የሚሰጥ እንደሆነ ይሰማኛል። እና በደንብ ጠንካራ ብሆን በደንብ እነሱን ነገሮች ተግባራዊ ባደረግ የተሻለ ነገሮች መስራት እንደምትችል ይታወቀኛል። ስለዚህ ገመድ መጠቀም ታውቂያለሽ ወይ ለሚለው ጥያቄ? አውቃለሁ ግን ደግሞ ከዚህ የበለጠ አጠንክሬ ከዚህ የበለጠ ችዬ ከዚህ የበለጠ የህይወቴ አንድ አካል አድርጌው በስፖርት ረገድ ማለት ነው። ራሴንም ብቀይርበት ደስ የሚለኝ አንዱ መንገድ ነው በጣም ነው የሚያጠነክረው በቃ ስንዘል ድካም አለ በዛ ላይ እንትኑ አለ እና ለኢንዱራንስም ለምንም ጥሩ ነው በገመድ መስራትም ጥሩ ነው። ስፖርት ብዙ አይነቶች ስፖርቶች አሉ በገመድ የሚሰሩ ስፖርቶች እና እስኪ ደግሞ አሁን የስፖርት ልምዴንም ሳጠነክር በደንብ አድርጌ እሱንም አካትቼበት እመጣለሁኝ ማለት ነው። ግን አሁን ላይ በገመድ መጠቀም በደንብ እችላለሁ አዎ ነው መልሴ። አመሰግናለሁ

ስለ ልጅነትህ የመኖቢያ ቤት ንገረኝ ነው የሚለው ያው ሴት ስለሆንኩኝ ልጅ ለልጅነትሽ የመኖሪያ ቤት ንገረኝ ነው የሚለው? የድልጅነቴ የመኖሪያ ቤቴ አሁን የምኖርበት የመኖሪያ ቤት አንድ ናቸው። በቃ ምናልባት ለመታደስ ጀምሮ የቆመም ነው። ይሄኛው ግን በቃ በቃ ተመሳሳይ ነው። አብዛኛውን ጊዜ የምኖርበት ቤት ተመሳሳይ ነው። የተወሰነ ለድድ ሰዓት ተጀምሮ ያላለቁ ነገሮች አሉት አሁንም እና ለመናገር አልወደውም። ከሌሎች አካባቢ ካሉ ሰዎች ትንሽ ዝቅ ያለ ነው የኛና። ብዙ ጊዜ አልወደውም እና ደስ የሚል ትውስታም የለኝም ብዙም ማስታወስም ማውራትም አልፈልግም። ምክንያቱም አሁን ላይ በጣም ትልቁ እቅዴ እሱን ነገር አስተካክዬ ራሴንም ቤተሰቦቼም እንዲኮሩ ማድረግ ነው የምፈልገው። እና በጣም የመጀመሪያ እቅድሽ ምንድነው? ብትለኝ ቤቴን ማደስ ነው። ስለዚህ የልጅነት መኖሪያ ቤት ንገረኝ ነው የሚለው? አሁንም ያለው ተመሳሳይ ነው። ደስ የሚል ነገር የለውም። እጅግ በቃ እጅግ ቤት የተሰራው አላለቀም። በፊትም እንደዛው ነበረ በጭቃ ቤት የተሰራ ቤት ነበረ እና አጠር ያለች ነበረች አሁን ትንሽ ረዘም ለማድረግ ተሞክሯል እንጂ። እና ያው ብዙም ትውስታ የለኝም ብዙም የሚነገር ነገር የለኝም። ግን በቃ ተመሳሳይ ነው አሁንም ልጅ ድሮም ልጆችን የምኖርበት ወይዘር እና የተለየ ነገር የምነግርህ ነገር የለም። አመሰግናለሁ

ማታ በምን ሰዓት ትመገባለህ ነው የሚለው? ከአስራ ሁለት አስራ ሁለት ሰዓት አስራ አንድ ሰዓት አንድ ሰዓት ሁለት ሰዓትም እንደዚህ በእንደዚህ ሰዓት እመገባለሁ የምልበት የራሴ የሆነ ሰዓት የለኝም እውነት ለመናገር። ግን ባገኘሁት ሰዓት አሁን ላይ እንደውም በቃ ለአባቴ የራት የምሰጠው ቀደም ብዬ ስለሆነ እስከ አንድ ሰዓት ባለው ጊዜ ስለሆነ እስከ አንድ ሰዓት ነው የምመገበው እኔ ማለት ነው። አንዳንዴም ሳልበላ የምተኛባቸው አጋጣሚዎች አሉ በጣም በብዛት። ግን ደግሞ እስከ አንድ ሰዓት ባለው ጊዜ ውስጥ በ12 ሰዓት 12 ሰዓት ተኩል ምናምን ባለው ጊዜ ውስጥ እመገባለሁ ማለት ነው። ግን ስፔሲፊክ የሆነ ሰዓት የለኝም። አንዳንዴ በቃ የሚቀያየር ነው ሰዓቱ። በተለያየ ሰዓት የምንመገብበት ጊዜ አለም ማልበላባቸውም አጋጣሚዎች አሉና። የተለያየ ነው ማለት ነው። ግን ደግሞ ያው ሳይንስም እሚለን ምንድነው? ከመተኛታችን ከሁለት ሰዓት በፊት ወይ ከሶስት ሰዓት በፊት። የመብላት ልምድ ቢኖረን ጥሩ ነው ነው የሚለው እኔ ግን እሱን ነገር ተግባራዊ እያደረኩት አይደለም ያለውት እውነት ለመናገር። እንደው ባስተካክለው በጣም ደስ ይለኛል። በጣም የተጠና ነገሮችን አድርጌ አሁን ህይወቴን መቀየር እየጣርኩ ነው ያለሁት ህይወቴን ለመቀየር በብዙ መንገድ እና። እሱ ነገር ከተስተካከለልኝ ያው ብዙ ነገሮችን አስተካክላለሁ ብዬ ስለማስብ። እንደው ቢስተካከልልኝና ነገሮችን ባይ እጅግ ደስ ይለኛል ማለት ነው። አንድ ላስተካከለው የምፈልገው ነገር ቢኖር የቁርስና የአራት ሰዓቴ ማስተካከል በጾም እና በኖርማል ቀኖች ማለት ነው። እሱን ካስተካከልኩ። ሌላኛው ህይወቴ ላይ ትልቅ ለውጥ አመጣበታለሁ ብዬ የማስበው ነገር ነው። ምክንያቱም የምንበላበት ሰዓት ወሳኝነት ስላለው

በተፈጥሮ ውስጥ መራመድ ትወጃለሽ ወይ? ለሚለው ጥያቄ ውይ በጣም በጣም አንደኛ ነው የምወደው። በቃ በደንብ ማለት ነው። በደንብ ደስ ብሎኝ የምሰራው ስራ የማደርገው ተግባር ነው። ይሄን እድል ብዙ ጊዜ አላገኘውም ለራሴም ሰጥቼው አላውቅም ግን ደግሞ እንደው አንድ ልምድ ቢሆን ብዬ የምፈልገው ነገር ነው። አሁን ለምሳሌ አዲስ አበባ ውስጥ አሉ ጥሩ ጥሩ ቦታዎች ለምሳሌ እንጦጦ ብትሄድ በቃ ጠቅላላ ዛፍ ነው። አከባቢው ደስ ይላል የተለያዩ አይነት ዛፎች አሉ ምናምን እና እሷ አለ እና ሌላዎች ቦታዎች ለምሳሌ ደብረዘይት ብንሄድ ደግሞ ውሃዎች አሉ፥ሀይቆች አሉ በቃ የሚያማምሩ ቦታዎች አሉ። ሚገራርም ኢትዮጵያ ደግሞ በተፈጥሮ በቃ ብልጽግ ያለች ሀገር ነች እና እንደው እግዚአብሔር አምላክ ቢፈቅድልኝ መራመድ ብቻ ሳይሆን በቃ አንዱ የህይወቴ አካል ባደርገው በቃ በየቦታዎቹ እየሄድኩ መራመድ ብችል፥መሄድ ብችል ብጎበኝ አየሮቹ ደስ ይላሉ፥አካባቢው ደስ ይላል በቃ በጣም ብዙ የሚያማምሩ ነገሮች አሉ ኢትዮጵያ ውስጥ እና እነሱን ነገሮች መተግበር መከወን ብችል በቃ አንደኛ ደስተኛ ምሆነው እኔ ነበርኩኝ እኔ እሆናለሁ ማለት ነው። ስለዚህ በተፈጥሮ ውስጥ መራመድ ትወጃለሽ? ውይ በጣም መራመድ መውደድ ብቻ ሳይሆን በቃ አንዱ የሂወቴ አካል እንዲሆንልኝ የምፈልገው እሱን ነው። ብዙ ነገሮችን አስተካክዬ እሱን ማድረግ ነው የምፈልገው እና አንደኛ ማድረግ የምወደው የምፈልገው ነገር የህይወቴ አካል እንዲሆን የምፈልገው ነገር ነውና አመሰግናለሁ።

ማሰላሰል ታደርጋለህ ወይ ነው የሚለው ያው እኔ ሴት ስለሆንኩኝ ማሰላሰል ታደርጊያለሽ ወይ ለሚለው ጥያቄ? አዎ ምክንያቱም ሰው አይደለሁ ብዙ ጊዜ ሀሳቦች ይመጡልኛል። ሀሳቦቼን እንዴት አድርጌ ነው እነዚህን ነገሮች እማሳካው እንዴት አድርጌ ነው የቤተሰቦቼን ህይወት የምቀይረው እንዴት አድርጌ ነው የራሴን ህይወት የምቀይረው? እሚለው ሀሳብ ሁሌ ነው በቃ በህይወቴ ውስጥ ያለው እና ሁሌ ነው እንደሱ አይነት ሀሳቦችን ተግባራዊ የማደርገው። ስለዚህ በየጊዜው በተቻለኝ መጠን አንዳንዴም ከአቅሜ በላይም በሚባል ደረጃ አስባለሁ አሰላስላለሁ ማለት ነው። ስለዚህ በቃ በየጊዜው የማደርገው ነገር ነው አንዴ ሁለቴ ሶስቴ ብቻ ሳይሆን በየጊዜው የማደርገው የምከውነው ነገር ነው። ስለዚህ በደንብ ነው የማደርገው እንደው ትክክለኛ መንገድ ይሁን አይሁን አላውቅም። ግን ዝም ብዬ በተደጋጋሚ በየቀኑ ጠዋት ስነሳ ማታ ቀንም ኤኒ ታይም የማደርገው ነገር ቢኖር ማሰላሰል ማሰብ ነውና። አላውቅም ትክክለኛው መንገድ ይሁን ነገሮችን ለማሳካት አይሁን አላውቅም። ትክክለኛውን ፕሮሲጀሩን የጠየቀ ነው ወይም የማሳላስልበት መንገድ እሱንም አላውቅም። ግን ደግሞ ያው ሁሌ የማደርገው ነገር ነው ለማለት ነው አመሰግናለሁ።

ፀሀይ ስትጠልቅ መመልከት ትወዳለህ ወይ? ነው የሚለው ውይ በጣም በጣም እውነት ለመናገር አጋጣሚ ኖሮኝ ብዙ ጊዜ አያውቅም። አሁን ለምሳሌ በደንብ የማስታውሰው በደንብ አየኋት ፀሀይ ስትጠልቅ በአይኔ በብረቱ አየኋትኝ ብዬ የማስበው አንዴ ሜክሲኮ ሆኜ በጣም በሚገርም ሁኔታ በቃ ከመጀመሪያ እስከመጨረሻ ያለውን ሂደት ተመልክቻለሁ። እንዴት እንደሚያምር ልነግርህ አልችልም በቃ በጣም ነው የምታምረው ብስማም ያለው ላይት ያለው ምን በጣም ደስ ይላል። ምናልባት የምኖርበት አካባቢ እሱን ለማሳየት ብቁ ስላልሆነ የማየቱ አጋጣሚ አልነበረኝም። ግን ደግሞ አንዴ በደንብ በአይኔ በደንብ አይቻታለሁና እንደው ከዚህ በኋላም ቅርብ ጊዜ ነው። ደግሞ ደስ የሚለው ፓርት ከዚህ በኋላም ብዙ የማየት እድሉ ያጋጠመኝ ብዙ ባያት ብዙም አብሬያት ከፀሀይ ጋር ስትወጣም ስትጠልቅም የማየት እድሉ ቢገጥመኝ ደስ ይለኛል። ተፈጥሮ በአጠቃላይ የፈጣሪን መኖር የምናውቅበት መንገድ ስለሆነ ተፈጥሮን አለማድነቅ አይቻልም። አንዱ ክስተት ይሄ ነው ፀሀይ ስትወጣ በየጊዜው ባያት ጨረቃም ባይ ብመለከት ከዋክብትን ባይ በቃ ቀና ብዬ ብሄድ ሰማያትን ባይ ሰማያትን ብመለከት እጅግ በጣም በቃ እንዴት ህይወቴ ራሱ የተረጋጋ ሊሆን እንደሚችል ማሰብ አልችልም። እና የተወሰኑ ጊዜያቶች እነሱን ለማድረግ ሞክሬያለሁ በጣም ነው የሚያረጋጋው። በጣም ነው የሚያምረው በቃ ተፈጥሮን እንደመመልከት የሚያምር ነገር በዚህ ምድር ላይ የለም። ተፈጥሮን እንደማድነቅ የሚያምር ነገር በዚህ ምድር ላይ የለም። ተፈጥሮ እንደማየት የሚያምር ነገር በዚህ ምድር ላይ የለም። እስትንፋሳችን እንደመመልከት የሚያረጋጋ ነገር በዚህ ምድር ላይ የለም። ስለዚህ የፀሀይን ስትጠልቅ መልቀቅ እወዳለው እጅግ በጣም ነው የምታምረው እንደው ከዚህ በኋላ ብዙ ጊዜ ማየት እድሉ ቢኖረኝ። ደስ ነው የሚለኝ ስፔሻሊ ሀይቅ ያለበት አካባቢ አዋሳ ሄጄ ብመለከታት ባያት ባደንቃት በቃ ደስ ነው የሚለኝ። የመጨረሻ ከዚህ በኋላም በጣም ብዙ እንደዛ አይነት አጋጣሚዎች ቢኖሩኝና ብዳስስ ባይ ብመለከት እጅግ በጣም ደስ የሚለኝ ነገር ነው ብዬ አስባለሁ። ከዚህ በኋላም እንግዲህ እግዚአብሔር አምላክ ይፍቀድና ብዙ ጊዜያቶችን ፀሀይን ስትጠልቅ ስትወጣ የመመልከቱን እድል ይስጠኝ ብዬ ራሴን እመርቃለሁ አሜን እላለሁ። ከዛ ባለፈ ደሞ ያው ሌሎች ነገሮችን ለማየት ያህል አሉ። ለምሳሌ ጨረቃ አለ ከዋክብት አሉ። እነሱንም ደግሞ የማየት የምመልከት እድሉ ቢኖረኝ የተሻሉ ጊዜያቶችን ባሳልፍ ከእነሱ ጋርም ደስ ይለኛል። ጥያቄው ግን በጣም ደስ ብሎኝ የምመልስልህ መልስ በጣም ነው የምወደው ፀሀይን ስትጠልቅ መመልከት በጣም ነው የምታምረው። በጣም በቃ ከዛ በላይ ምንም የሚያስደስት ነገር አለ ስትወጣና ስትጠልቅ ከማየት ውጪ ይሄ ነው መልሴ አመሰግናለሁ